አዎ ያ ያ የእንደአንዱ ነገሮችን በስርዓት ነው የማስቀምጠው። ምክንያቱም በፈለኩበት ሰዓት ለማግኘት ሁሉን ነገር በስርዓትና በትክክልና በየአመታቱ እንደየአመታቱ ይቀመጣል። ሁሉን ነገር በስርዓትም ነው የማስቀምጠው። ትክክል ሁሌም በስርዓት ነው የማስቀምጠው።

ምን ግዜም? ምን ግዜም? ለሰዎች የተሻለ ነገር እንዲገጥማቸው ማበረታታት የግድ ነው። ስለዚህ ያው ሌሎችን አበረታታለሁ። እችልበታለሁ ማበረታታት እችላለሁ።

አዎ ምን ጊዜም እኔ ብዙ መጽሐፍ አንባቢ ባልሆንም የምወደው መጽሐፍ ያው ከምንም በላይ የሰላዩ ካሜራ የሚል ነው። ሞር የስለላ መጽሐፎች ስለሚስቡኝ። ከዛ ውስጥ የሰላይ ካሜራ በጣም ደስ ይለኛል። እሱን ነው የምወደው።

አዎ እጠቀማለሁ። የወንድ ቀለል ያለ ለስለስ ያለ- ሲሆን ደስ ይለኛል። በተጨማሪም እንደ ዶድራንት አይነት ነገር እጠቀማለሁ እንደ ኔቪያ። አዎ ሽቶ እጠቀማለሁ። መንገድ ጠዋት የግድ ነው።